ቅመማ ቅመም የበዛበት ምግብ ትወዳለህ? በጣም ጥሩ ጥያቄ። ያው እንግዲህ ቅመማ ቅመሞች ከተለያየ ነገር የተዘጋጁና ምግቦቻችንን ለማጣፈጥ እንዲሆን ምግቦቻችን ለጤናችን አስፈላጊ ናቸው። ተብሎ የሚታሰቡን ጥረት ነገሮችን የያዙ እንዲሆኑ ይጨመራሉ። አይደል? እና ይሄ ደግሞ እንደዛ አንደ ሚደረግ ሁላችንም የምናውቀው ነገር ነው። ሳይንሱም ይህን ነው የሚናገረው። እና ደግሞ አንዳንድ ሰዎች በተለያዩ ሁኔታ ውስጥ በሚያልፉበት ጊዜ በሚደርሳቸው የጤና እክል የተነሳ አንዳንዴ ጤና አንዳንድ ቅመማ ቅመሞችን እንዳይጠቀሙ ወይም እንዳይመገቡ ይከለክላሉ። ለምሳሌ የስኳር ችግር ያለባችሁ ሰዎች የስኳር ነክ ነገሮችን ወይም ደግሞ ጨው ነክ ነገሮችን እንዳይመገቡ ይከለከላሉ። ደግሞ የደም ግፊት ያለባችሁ ሰዎች ስጋ ነክ ነገሮችን አብዝተው እንዳይመገቡ ይከለክላሉ። እና ያን ብቻ ሳይሆን ቅመማ ቅመሞች በራሳቸው በጣም ሲበዙና አንድ ምግብ በጣም የጣፈጠ ሲሆን የጎንዮስ ጉዳታቸውም የዘኔ ያህል የሰፋና አስጊ ነው የሚሆነው ማለት ነ። ስለዚህ እኔ በራሴ ቅመማ ቅመሞች በጣም ሲበዙ አልመገብም። በጣምም ሲያንሱ አልመገብም። ነገር ግን የተመጣጠኑ ሲሆኑ ለመመገብም የሚጣፍጥ ደስ የሚል ጣዕም እና ሳቢነት ማራኪነት ያለው ስለሚሆን ያንንም ምመገበው እና ብዙም ሰው እንደዚህ አይነት ምግብ የሚፈልግ እንደሆነ አልጠራጠርም። ስለዚህ ቅምም የበዛበት ምግብ አልወድም። በጣም ሲያንስም አልወድም። ነገር ግን የተመጣጠነ ሲሆን እሱ ይመቸኛል። ማለት ነው። ስለዚህ ቅመም የበዛበት ምግብ ትወዳለህ? የሚለው ጥያቄ መልሱን አይለወደም። የሚለው አጭር መልስ እንደሚሆን ተስፋ አለኝ ማለት ነው። ስለዚህ እዚህ ጋር አያይዤ ማስተላለፍ የምፈልገው መልእክት ምንድነው? ቅምም የበዛባቸው ምግቦች ለሰው ልጆች ጤና ለሰው ልጆች የእለተ ተእለት ህይወት ላይ በጣም ትልቅ የሆነ ጉልህ ሚና አላቸው። አዎንታዊ የሆነ ሚና ማለት ነው። ስለዚህ በተቻለን መጠን በምግቦቻችን ውስጥ የምንጠቀማቸውን ቅመሞች የተመጣጠነ ማድረግ ባንችል ደግሞ ቢያንስ ቢያንስ አስፈላጊ የምንላቸውን ነገሮች ብቻ ብንጠቀም ብዬ ይህንን ምክር ለመለገስ ለማስተላለፍ እፈልጋለሁ። ስለዚህ ይሄ ነው ያለኝ ሀሳብ አመሰግናለሁ።

ስንት ትራስ ትጠቀማለህ? በጣም ጥሩ ጥያቄ ትረስ መጀመሪያ አካባቢ ከመጀመሪያው ተነስቼ ላውራ እኔ ልጅ በነበርኩት ጊዜ ትራስ በጣም የምጠቀም አይነት ሰው አይደለሁትም ብዙም አይመቸኝም። እንቅልፌን ይነሳኛል ብዬ ስለማስብ ማለት ነው ማለት ይሄ ተራስጌ አካባቢ ያሉ ነገሮች በብዛትም አይመቹም ነበር። ያው ልክ አንሶላዬ ላይ ተጠቅልዬ መተኛት ነበር የማስበው ማለት ነው። ነገር ግን እያደኩ ስመጣ ብቻዬን ማደር ምናምን ስጀምር ምን ያህል ተራስ አስፈላጊ እንደሆነ የተረዳሁት መጣሁት ማለት ነው። እና ትራስ አስፈላጊ ነገር የሆነበት ምክንያት በራሱ ምናልባት ሳይንሳዊ የሆነ መላምት ይኖረው አይኑረው እስካሁን ድረስ መረጃ የለኝም። እና ይሄ ጭንቅላታችንን ቀና አድርገን መተኛት ያስፈለገበት ምክንያት ምን እንደሆነ እስካሁን ድረስ ሌላ መረጃ የለኝም። ምናልባት እዚህ ጋር ይሄ የተጠኑ ሳይንሳዊ ምርምሮች ምን እንደሚሉ አላውቅም። ነገር ግን እኔ እኔ እስካሁን ያለኝ መረዳት ምንድነው? ብቻ ይሄ የላይኛውን ክፍላችንን የጭንቅላታችን አካባቢ ያለውን ክፍል ከፍ አድርገን ማስደገፍ አስፈላጊነቱ ምን እንደሆነ በቅጡ አልገባኝም። ነገር ግን ከኋላ እያደኩ ስመጣ መጠቅም ጀምሬያለሁ ማለት ነው። እና በጣም ስለማመደው ከየሆነ ጊዜ ኋላ ትረስ ላይ ራሴን ካላሰረፍኩት ወይም ትረስ ካልተጠቀምኩት እንቅልፌ ቶሎ እየመጣልኝ ሳይሆን ሲቀር አስተዋልኩት። ያን ብቻ ሳይሆን ልክ አድጌ ኒቨርሲቲ ስገባ በጣም ምን ያህል አስፈላጊ እንደሆነና ትራስ ምን ያህል ጠቃሚ ነገር እንደሆነ አስተዋልኩት ማለት ነው። እና ራሳችንን ማስደግፉ አንደኛ ያአተነፋፈስ ስራአታችን ምናልባት ይጠቅመዋል የሚልም እንትን አለኝ መላምት አለኝ ሀሳብ አለኝ እዚህ ጋር ስለዚህ ከዛ የተነሳ ትራስ መጠቀም ጀምሬያለሁ ማለት ነው። እና ተራስ ግን በጣም ብዙ ተራስ መጠቀም አይነት ሰው አደለዉትም። አንድ ተራስ ነው የምጠቀመው ያው እንግዲህ ሁላችንም ሰዎች የምናውቀው ነገር ነው ብዬ ስለማሰብ ነው እና በጣም ትራስ ማብዛቱ ብዙ መጠቀሙ ምንም ሌላ ፋይዳ የለውም። ራስን ከማጨናነቅ ውጪ ማለት ነው እና እኔ ግን አንድ ትረስ ነው የምጠቀመው ያው አንድ ትረስ ነው ያለኝ አንዱንም በአግባቡ እጠቀማዋለህ አሁን ማለት ነው። እና ብዙ ጓደኞቼም ያው ከእኔ ጋር ተመሳሳይ የሆነ ልምድ ነው ያለችው ሁላችንም አንዳንድ ተራስ ነው የምንጠቀመው እና ሲጀመር ያሉትም የትምህረተ ተቋም ለአንድ ሰው አንድ ተራስ ነው የሚሰጠው ማለት ነው። እና ትንሽ ጥያቄው ምን ሊባል እንደፈለገ በቅጡ አልገባኝም። ነገር ግን ያው እዚህ አሁን ባለውበት የትመህርት ተቋም ውስጥ ብቻ ሳይሆን ማህበረሰቡ ራሱ ይሄ ገና በማደግ ላይ ያለው ያደገውም ቢሆን በቃ ሁላችንም ሰዎች በአለም አቅፍ ደረጃ የምንስማማበት ይህ የጋራ ስምምነታችን አቋማችን ነው ብዬ አስባለሁ ለአንድ ሰው አንድ ትራስ ነው የሚያስፈልገው። በአንድ ትራስ ላይ አንድ ሰው ነው የሚተኛው። ምናልባት አላቅም በጣም ባደጉ ከተሞች ላይ በጣም ረዘም ያለ ለቤተሰብ የሚያገለግል ተራስ ሲኖር ይችላል ነገር ግን አሁን እኛ ጋር በጣም የሚዘውትር ምን አይነት ትረስ ነው ካላችሁኝ? አንድ የሆነ ወጥ ማለት ነው ስለዚህ ለአንድ ሰው ብቻ የሚያገለግል ትራስ ነው የምንጠቀመው ማለት ነው። ስለዚህ አስፈላጊነቱም ያ ነው ብዬ ነው የማስበው። አመሰግናለሁ

የስራ ልብስ ትለብሳለህ በጣም ጥሩ ጥያቄ የስራ ልብስ መጀመሪያ ሰዎች በተለያየ ስራ ውስጥ በሚሳተፉበት ጊዜ ወይም የተለያየ ስራ በሚሰሩበት ጊዜ ከሚሰሩት ስራ ጋር የሚሄድ ለሚሰሩት ስራ ተመጣጣኝና ነጻነት የማይነሳቸውን ልብስ መልበስ ይፈልጋሉ አሁን ለምሳሌ ሁላችንም የምናውቀውን ቅልል ለምሳሌ ላንሳ አሁን ለምሳሌ አትሌቶች ይሄ በሩጫ ሜዳ ለሚሳተፉ ሰዎች ለሩጫ ሜዳ ወደ መሮጫ ሰፍራቸው ሲገቡ አምባሳደር ወይም የሱፍ ልብስ ለብሰው አይገቡም ለምን ሲባል ምቾት አይሰጣቸውም ሌላ ክብደት ነው የሚሆነው ያጨናንቃቸዋል እንደፈለጉት እንዲንቀሳቀሱ ስለማይፈቅድላቸው ወደ ሩጫ ሜዳ በሚገቡበት ጊዜ በጣም ቅልል ያለ አጭር እና ፕላስቲክ የሆነ ልብስ ነገር ነው የሚለብሱት ደግሞ ለምሳሌ አሁን ይሄ የቦክስ ውድድር ላይ የሚሳተፉ የቡጢ ተጫዋቾች ማለት ነው ወደዛ ስፍራ በሚገቡበት ጊዜ እነሱም በተመሳሳይ ሁኔታ ከባባድ ልብሶችን አይለብሱም ቅልል ቅልል ልብሶችን የሚለብሱት ደግሞ ሌላ ለምሳሌ አሁን ጋዜጠኛ ጋዜጠኛ ዜና የሚያነብ ሰው ማለት ነው ወደ ቀረጻ በሚገባበት ጊዜ ወይም ቀረጻ በሚያደርግበት ቀረጻ በሚያከናውንበት ጊዜ ለብሶ ቅልል ያለ ለብሶ የቲሸርት ነገር ለብሶ ወደ ቀረጻ አይመጣም ምክንያቱም ሲባል ቦታውን ስለማያመጥነው ማለት ነው የስራውን ቦታ የስራውን ባህሪ ስለማይመጥነው ከስራው ነገር ጋራ አብሮ የሚሄድ ስለማይሆን እና እንደየስራው ይለያያል ማለት ነው ስለዚህ አሁን ለምሳሌ ገበሬዎችም በተመሳሳይ ሁኔታ ሱፍ ልብስ ለብሰው ወደ እርሻ ማሳ አይገቡም ምክንያቱም ለምን ሲባል ንጽህና አይሰማቸውም በሱፍ ልብስ እርሻ አይሰራም ስለዚህ ለዛ ነው ማለት ነው እና ማንም ሰው የተለያየ ስራ በሚሰራበት ጊዜ ለዛ ስራ ተብሎ የተዘጋጀ ለዛ ስራ አላማ ብቻ ተብሎ የተዘጋጀ የሚቆ የሚሰፋ ልብስ ይኖራቸዋል ስለዚህ እኔም እስካሁን ድረስ ባለኝ ለምድ የተለያየ ስራ ውስጥ ራሴን በማካተተበትም በምሳተፍበት ጊዜ ያንን ስራ የሚመስል ለዛ ስራ የሚመጥን ወይም በምሳተፍበት ነገር ላይ በነጻነት እንዲንቀሳቀስ የሚረዳኝን ልብስ ለመልበስ እሞክራለሁ እና እንደዛ በማድረግ ነው እስካሁን ድረስ እየተሳተፍኩ ያለሁት ማለት ነው ስለዚህ ሌላ ማንሳት የምፈልገው ሀሳብ ምንድነው ሁሉም ሰው ቅድም በነበረኝ የድምጽ ቅጅ ላለመናገር ሞክሬያለሁ ሁላችንም በምንሳተፍበት ስራዎች ላይ የአለም አቀፋዊ የሆነስ ስምምነታችን ነው አንድ ሰው ለሚሰራው ስራ የሚመጥን ልብስ መልበስ አለበት ምክንያቱም በሚገባበት ወይም ያንን ስራ በሚሰራበት ጊዜ በሚያከናውንበት ጊዜ ሊጨናነቅ አይገባም ነጻነት ሊያጣ አይገባም ሰላም ተሰምቶት በቅልል ብሎት ሊሰራ ስለሚገባ በነዛ አይነት ሁኔታ ውስጥ ማለፍ አለበት ተብሎ ስለሚታሰብ ማለት ነው ስለዚህ ማንም ሰው ለሚሰራው ስራ ወይም የሚሰራውን ስራ የሚመስል ልብስ መልበስ አለበት የሚሰራውን ስራ ነጻነት ቅልል ቅልል ያለ ከሆነ ቅልል ያለ ልብስ ደግሞ ለምሳሌ ከብዙ ሰው ፊት ቆሞ ንግግር ማድረግ ከሆነ ደግሞ ለሰው ያለውን አክብሮትና ፍቅር ዝግጅት ለመግለጽ ጥሩ መልበስ አለበት ልኩን የጠበቀ ልብስ መልበስ አለበት እና ስለዚህ ይሄ አለም አቀፋዊ ስምምነት ነው በቃ የትም ሀገር ላይ ቢሄድ ማንም ሰው ያውቃል ይሄ ተፈጥሮ በራሱ የሚያስተምረው ነገር ነው በቃ ስለዚህ ሰው ፊት ሲቀርብ አንድ ሰው በጣም ራሱን መጠበቅ አለበት የራሱን ጥራት በጠበቀ መልኩ ልብስ ለብሶ መገኘት አለበት ማለት ነው ስለዚህ ለጥያቄው ወደ ጥያቄው ስመጣ የስራ ልብስ ትለብሳለህ ወይ ለሚለው ጥያቄ መልሱ ምንድነው የሚሆነው አዎ እለብሳለሁ ምክንያቱም ለምንድነው ቢባል ያንን ስራ ስሰራ ነጻነት እንዲሰማኝ ስራውንም የሚመጥን ሆኜ እንድገኝ ማለት ነው ስለዚህ ቀለል ብሎኝ እንድሰራና በጣም በጥሩ ሁኔታ እንዳከናወነው እንደዚህ አይነት ልብሶችን መልበስ እፈልጋለሁ አዘወትራለሁ ስለዚህ አሁን ግን በዚ ሰዓት ተማሪ ስለሆንኩት እንደዚህ አይነት አይነት ስራዎችን ለመስራት አልገደድም ልብስ እንድመርጥ የሚያደርጉኝ ስራዎችን ማለት ነው ስለዚህ ዋና ሀሳብያ ሁሉም ሰው ልብስ መምረጥ አለበት ለሚሰራው ስራ የሚመስል ልብስ ብዬ ሀሳቤን እቋጨዋለሁ አመሰግናለሁ።

ግንፎ ትበላለህ? በጣም ጥሩ ጥያቄ እና ይሄ ገንፎ የሚለው ምግብ መጀመሪያ ከአስራሩ ተነስቼ ባወራ ደስ ይለኛል። ከአስራሩ ተነስቼ ሳወራ እንዴት ነው መጀመሪያ ድስት ይታጠብ ምናምን ነገር እና ድስት ከታጠበ በኋላ ወደ እሳት ላይ ይቀመጣል ማለት ነው። እሳት ከማይሆን ከሆነ ደግሞ ስቶቭ ነገር ላይ ዘመናዊ ምድጃ ላይ ይጣዳል። ይጣድና ከዛ በኋላ ውሃ ተጨምሮበት እንዲፈላ እንዲተከተክ ይደረጋል። ውሃው በጣም በሚንተከተክበት ጊዜ እንዴት ነው የሚደረገው ዱቄት ይጨመራል ማለት ነው። ከዛ ልክ ዱቄቱ ከተጨመረ በኋላ ይማሰልና ዱቄቱ አብሮ እንዲበሰል ይደረጋል ለተወሰነ ጊዜ ይብላላል ማለት ነው። እሳት ላይ ከተብላላ በኋላ ይወጣል ስለዚህ በጣም ውስብስብ የሆነ እንትን የለውም። ደረጃዎች የሉትም በጣም ቀላል ነው። የፈጠነም ነገር ስለሆነ ማንም ተዘጋጅቶ መመገብ ይችላል። ይሄ ቀላሉ ስቴፕ ነው። ነገር ግን ለምሳሌ አሁን ይሄ አራስ ቤት ሲሆን ወይ ደሞ የታመመ ሰው ለመጠየቅ ምናምን ሲሆን ግን ትንሽ ድረጃዎቹ ይወሳሰባሉ። ለምሳሌ ወተት ሲጨመርበት ቅቤ ሲጨመርበት እና የተለያዩ ቅመማ ቅመሞች በሚታከሉበት ጊዜ ሂደቱ ትንሽ የተወሳሰበና ሰፋ ያለ ነው ሚሆነው። እንዴት ነው ሚደረገው ለምሳሌ ወተት ሲኖርበት እንደምሳሌ ባነሳ መጀመሪያ ምንድነው ሚደረገው? ውሃው ሲፈላ ከውሃው ጋር አብሮ ወተቱ እንዲፈላ ይደረጋል። ከዛ ልክ ወተቱ ከተፈላ በኋላ ምንድነው የሚደረገው ዱቄቱ ይጨመራል ማለት ነው። ዱቄት ከሆነ ዱቄት ወይም ደግሞ የእንሰት ከእንሰት እሚሰራ ዱቄት ሚመስል ነገር አለ። ያም ከሆነ ያም ተጨምሮበት አብሮ እንዲፈላ እንዲንተከተክ ይደረጋል ማለት ነው። ስለዚህ ከዛ በኋላ ያ ከሆነ በኋላ ይወጣል። ያ ከወጣ በኋላ ደግሞ የተለያዩ ነገሮች ይጨመራሉ ለምሳሌ አብሽ ካለ አብሽ አብሽ ከሌለ ደግሞ ቅቤ ይጨመራል ማለት ነው። ስለዚህ በዛ ወይ በጣም ጣፋጭና ማራኪ ተደርጎ ሊሰራ ይችላል። ስለዚህ እንግዲህ አሰራሩ ነው የሚወስነው እኔም ሰርቼ ማውቃለሁ። ሲዘጋጅም ከተዘጋጀም በኋላ በልቼ አቃለሁ። ስለዚህ በአጭሩ መልሴ ምንድን ነው ሚሆነው? ገንፎ ትበላለህ ወይ ለሚለው ጥያቄ አዎ እበላለሁ። በሀገራችን ኢትዮጵያ ራሱ በጣም ባህላዊ ተብሎ ከሚዘወተሩ እና በጣም ተወዳጅነትን ካተረፉ ምግቦች መካከል አንዱ ገንፎ ነው ብየ አስባለሁ። ማንም በየትኛውም ባህል ውስጥ ይዘጋጃል የትኛውም ባህል ተላምዶት የማይሆንበትና ፈጥኖ ማዘጋጀት ሚችለው ቅልል ያለ ምግብ ገንፎ ብዬ አስባለሁ። ስለዚህ በግሌ አዎ እበላለሁ ነገር ግን አሁን ከበላሁ ትንሽ ቆይቻለሁ። ከተመገብኩት ማለት ነው እዚህ ዩኒቨርሲቲ ከገባሁት በኋላ እንደዚህ አይነት ምግብ ስለማይዘጋጅ ትንሽ ከተመገብኩ ቆይቻለሁ። ስለዚህ በአጭሩ መልሴ አዎ እበላለው የሚለው ይሆናል ማለት ነው። አመሰግናለሁ

ይቅርታ መጠየቅ ቀላል ነው። በጣም ጥሩ እጅግ በጣም አስደናቂ እና ጥሩ ጥያቄ ነው በጣም አወያይ በጣም አነጋጋሪ ጥያቄ ነው። እና ምን አለ ሁሉም ጥያቄዎች ማለት በዚህ መድረክ ላይ የሚነሱ ሁሉም ጥያቄዎች እንደዚህ ቀለል ያሉ ብዙ ሀሳብ የሚነሳባቸው አነጋጋሪ ሀሳቦች ቢሆኑ ብዬ እንደ ሀሳብ አነሳለሁ። ነገር ግን ወደዚህ ወደ ዋናው ሀሳብ ስመጣ ይቅርታ መጠየቅ ቀላል ነው ወይ ለሚለው? እንደየሰው ይለያያል ማለት ነው። እንደየሰው ይለያያል ደግሞ የጋራ የሆነ ሃይማኖታዊ ትምህርት አለ የጋራ የሆነ ባህላዊ አቋም አለ። የጋራ የሆነ የሰው የእያንዳንዳችን ከግለሰብ ግለሰብ የሚለያይ የራሳችን አቋም አለ። ለምሳሌ በባህላችን ይቅርታ መጠየቅ እንደ ግዴታ የማይወሰድም ነገር ግን ይቅርታ መጠየቅ ለመጠየቅ ዝቅ ማለት እንደ ሽንፈት ደግሞ አይታይም። ይቅርታ ለመጠየቅ ዝቅ ማለትን እንደ ሽንፈት መመልከት የአንድ ግለሰብ የግለሰብ አቋም ነው ብዬ አስባለሁ። ነገር ግን እንደ ሃይማኖት ብንወስደው አሁን እንደ ሃይማኖት ይቅርታ መጠየቅ ከፈጣሪ የተማርነው ትመህርት ነው ብለን የምናስብ ሰዎች ነን አሁን እንደ ክርስትና እምነት ማለት ነው። ስለዚህ ይቅርታ መጠየቅ ለኛ መብታችንም ሳይሆን ግዴታችንም ነው። ለምን ሲባል የምንከተለው አለቃችን ነው ጌታችን ነው ብለን የምናስበው ጌታ ኢየሱስ ክርስቶስ ይቅርታ መጠየቅን በሚገባ ስላስተማረን። እኛ ጋር ይቅርታ መጠየቅ ግዴታችን ነው። ስለዚህ ይቅርታ ስንጠይቀው በጣም ተገደን ብቻ ሳይሆን የሚያስችል መንፈስ ቅዱስ ወይም የእግዚአብሔር ጸጋ ስላለ በጣም ከባድ ነገር መስሎ አይታየኝም። በግሌ እኔ አሁን ይቅርታ መጠየቅ እችላለሁ እጠይቃለሁ ይቅርታ አደርጋለሁ። ስለዚህ ከሰው ሰው ይለያያል አሁን ወደ ባህል ውስጥ ስመጣ ደግሞ በባህል ውስጥ በጣም ሀገራችን ኢትዮጵያ በእንደዚህ አይነት ነገር የበለፀገ በጣም ብዙ ባህል አላት። እና እያንዳንዱ ባህል የራሱ የሆነ ይቅርታ የሚያካሂድበት ሰውን ከሰው የሚያስታርቅበት የተለያየ ልምድ አላቸው የተለያየ ባህሪ አላቸው። ስለዚህ ሁሉም ባህል ግን ዋና ታርጌታቸው ዋና ኢላማቸው ምንድነው? ሰላምን ማስፈን ሰላምን መፍጠር ሰላምን በሰዎች መካከል ማድረግና ከዛ ፀብ የተነሳ የሚመጡ ተጓዳኝ ነገሮችን መቀነስ ከተቻለ ደግሞ ማጥፋት ነው ማለት ነው። ስለዚህ ይቅርታ አለመጠያየቅ በራሱ ሌላ ትልቅ የሆነ አዎንታዊ ተጽዕኖ አለው በማህበረሰቡ ላይ ማለት ነው። መበቃቀል ይመጣል በመበቃቀል ውስጥ ደግሞ መለያየት ይመጣል ያ መለያየት ደግሞ ዘላቂ ሲሆን እንደ ሀገር ሊሰፋ ሁላ ይችላል። እና ስለዚህ ከዚህ የተነሳ በጣም ብዙ ጊዜ እንደዚህ አይነት ነገሮች በሀገራችን ይከሰታሉ በአግባቡ ሳይፈቱ ሲቀሩ ማለት ነው። ስለዚህ ወደ ግሌ ወደ ጥያቄው ማጠቃለያ ስመጣ ይቅርታ መጠየቅ በጣም አስፈላጊ ነገር ነው። አስፈላጊ ከመሆኑም የተነሳ አቋማችን የእምነት አቋማችንም ስለሆነ እናደርገዋለን ማለት ነው። ስለዚህ ቀላል ነው ወይ ከባድ ነው። የሚለው ጋር ስመጣ ደግሞ ቀላል ነው ቀላል የሆነበት ምክንያት ምንድነው? ሲባል ይሄ ከጌታችን ከኢየሱስ ክርስቶስ የተማርነው ዋና ትምህርት ስለሆነ ማለት ነው። ብዬ ስለማስብ በጣም እንደሚከብድ ድንጋይ እንደመሰከማት ድርጊት አላየውም። ቀላል ነገር ነው ለኔ ደስ የሚልም ነገር ነው ጀስት ጭንቅላታችንን ጭንቅላቴን ማሳረፍ ነው ብዬም ስለማስብ ማለት ነው። አመሰግናለሁ

ለዛሬ ይህንን ሀሳብ ለመጨረሻ ጊዜ ላወራውና የዛሬውን የድምጽ ቅጂ ፕሮግራም አበቃለሁ ማለት ነው። ስለዚህ ነገም ምንቀጥል የሚሆነው ሰአቱም ትንሽ ስለገፋ ይሄ የመጨረሻው ርዕሰ ጉዳይ ነው የሚሆነው። ዋናው ሀሳቡ ምንድነው የሚሆነው የዚህ የውይይታችን ሀሳብ በአደባባይ መናገር ትችላለህ የሚል ነው የሚሆነው ማለት ነው። ስለዚህ ሀሰቡ በጣም ጥሩ ጥያቄ ነው ከመጀመሪያው የድምጽ ቅጂ ጋር ተዛማጅ የሆነ መልስ ነው የሚኖረኝ እና ለዛ የሰጠሁት መልስ በከፊልም በሙሉም ለዚህኛው መልስ ሊሆን ይችላል። ይህንን ደግሞ ቀጥሎ በማወራው ነገር አስረዳለሁ እና ለምን ብትሉኝ እኔ አሁን ለምሳሌ በአደባባይ ወጥቼ ብናገር የምናገረው የሆነ ይሄ የፖለቲካ ነገር የማይሆንም ነገር ግን ሃይማኖት ነገር ሲሆን አደባባይ አውጥቼ መናገር ድፍረቱ አለኝ አድርጌውም አውቀዋለሁ ሃይማኖታዊ ነገር ሲባል ለምሳሌ እንዴት ነው? ስለ ጌታዬ ስለ ኢየሱስ ክርስቲዎስ ስለ ወንጌል ሲሆን ስለ ኢየሱስ ክርስቲውስ ትምህርት ሲሆን አደባባይ ላይ ወጠን መናገር መብታችን ሲሆን ግዴታችን የተሰጠን ሀላፊነት ነው። ስለዚህ በተለያየ ጊዜ ውስጥ አደባባይ ላይ የወጣው መናገር እንትኑ አጋጣሚው ነበረኝ እድሉም ተሰጥቶኛል እናም ተጠቅሜዋለሁ በሚገባ ተጠቅሜዋለሁ። ስለዚህ አደባባይ ላይ መናገር ትችላለህ ወይ የሚለው ጥያቄ መልሴ በአጭሩ አዎ እችላለሁ እሚል ነው የሚሆነው። ነገር ግን እንዴት ነው አደባባይ ላይ ወጠህ ስትናገር ያለው ስሜት ምንድነው? ብትሉኝ እኔ በጣም ኮንፊደንስ ድፍረት ነው የሚሰማኝ ለምን ሲባል ያንን ነገር እንዳደርግ የተገፋፋውበት የተነሳሳውበት ምክንያት መንፈስ ቅዱስ የእግዚአብሔር መንፈስ ስለሆነ አንደን ነገር በማደርግበት ጊዜ የሆነ የሀፍረት ስሜት አይሰማኝም የፍርሃትም ስሜት አይሰማኝም ይልቅ ድምፄን ጮክ አድርጌ የመናገር ድፍረት እና የመናገር አቅሙን አገኛለሁ ማለት ነው። ስለዚህ ሌላ ሌላ ነገር ቢሆን ለምሳሌ አሁን ይሄ የግል ጉዳይ ምናምን ቢሆን ፀብ ምናምን ሲሆን ያኔ ፍርሃት ሊፈጠር ሊከሰት ሊከሰት ይችላል ውስጤ ላይ ማለት ነው። ነገር ግን የምንነግርበት ጉዳይ ነው የሚወስነው የማወራበት ጉዳይ ነው የሚወስነው መንፈሳዊ ጉዳይ ሲሆን ድፍረቱ አለኝ። አዎ እነግራለሁ ነገር ግን መንፈሳዊ ጉዳይ ሳይሆን ሲቀር ለምሳሌ የሀገር ጉዳይ ሲሆን የግል ጉዳይ ሲሆን ፀብ ምናምን ሲሆን ወጥቼ ለመናገር ድፍረቱ የመዘመናዊውን ያህል አይኖረኝም እንደ መጀመሪያው ደፍሬ ለመናገር ላልሞክር እችላለሁ ማለት ነው። ስለዚህ ወጥቼ እንድናገር የምገፋፋበት የምንሳሳበት ጉዳይ ነው የሚወስነው በዋነኝነት ማለት ነው። ስለዚህ ለመነገር ለመናገር የምንሳሳበት ያ መነሻው አሳቤ ወይም መነሻ ነጥቤ ምንድነው? የሚሆነው የሚለው ነው ወሳኙ ሀሳብ ማለት ነው። ስለዚህ ለመንፈሳዊ ነገር ከሆነ እኔ ብቻ ሳይሆን እንደ ሀገር እንደ አለምም የምንታወቅበት ነገር ነው አደባባይ ላይ ወጥተን መናገር ድፍረታችን ይሄ የምንታውቅበት ነገር ነው እንደ ኢትዮጵያም በጣም እንታውቅበታለን እንደ አፍሪካ እንታውቅበታለን እንደ አለም ራሱ ይሄ የኛ የክርስትና ሃይማኖት ወቶ በመናገር አደባባይ ወቶ በመስበክ እንታውቅበታለን ማለት ነው። ስለዚህ በአደባባይ ላይ መናገር ትችላለህ ወይ ለሚለው ጥያቄ መልሴ በአጭር አዎ እችላለሁ የሚል ነው የሚሆነው ማለት ነው። አመሰግናለሁ በሚቀጥለው የድምጽ እጅ እስክንገናኝ ድረስ መልካም ቆይታ